እሸ እንግዲህ ስለ በልጅነትህ የመኖሪ ቤትህ ንገረኝ ይላል እንግዲህ ስለ በልጅነቴ መኖሪያ ቤትህ ንገረኝ ሲል በጣም ደስተኛ ሁኔ ነው የተቀበልኩት ምክንያቱም ደስተኛ ሁኔ የተቀበልኩበት ምክንያቱ ለምንድን ነው ስንል? አሁን ወደ ፊት የነበረውን የልጅነቴን ህይወት አኗኗሬን ሁሉ የሚቃኝ ስለሆነ በጣም ደስተኛ ሁኜ። በደስታ እና በቃ ደስ በሚል ስሜት ነው አሁን የተናገርኩት ያለሁት ምክንያቱም። በቃ አንድ ሰው ከበፊት የነበረ አመጣጤ ከሌለው ወይም የኋላ ተለለው የፊት ከሌለው እንደሚባለው አባባል ምን ይባላል በአባበላችን አበው ሲናገሩ። የኋላው ከሌለ የለም ከፊቴ ይባላል። የልጅነት አሁን እንግዲህ አመጣጥ ከለለ ወደፊት ያለው ምንም ባዶ ነው ማለት ነው። ሥለዚህ አሁን በልጅነቴ የመኖሪያ ቤት ንገረን ስለተባለው ምንድነው? በልጅነቴ እንግዲህ ወንድሞች አሉኝ ሶስት ወንድሞች አሉኝ። አንድ እህት አለችኝ በጣም ደስ የሚል ቤተሰብ ነው ያለን የምንኖረው ገጠር አካባቢ ነው። በጎች አሉን ፍየሎች አሉን ከብቶች አሉን እነሱን በመጠበቅ ገበሬዎች ነን የገበሬ ልጆች ነን። የገበሬ የሚያስፈልጉ ቁሳቁሶችን በማሟላት በየጊዜው አሁን እርሻ በሚኖር ጊዜ እርሻ በማረስ አረም በሚኖር አረም በማረም ከብቶች በመጠበቅ ፍየሎች በመጠበቅ። በመቆፈር እንደዛ እያደረግን ነው ያሳለፍነው እንግዲህ አሁን ወንድሞቻችን ጋር እንግዲህ እንተን ስንል በምንድን ነው? ወደ ትምህርት ቤት ጠዋት ጠዋት ስንሄድ ተነስተን ፊታችንን ታጠበ እንታጠብ እና ጠዋት ጠዋት እንሄዳለን ወደ ትምህርት ቤት በምንሄድበት ጊዜ ምንድነው የምናደርገው? በሽፍት ነው የምንማረው አንዱ ከሰአት አንዱን ጠዋት ነው የምንማረው። እስክቢራቶውን አንድ ጊዜ በጋራ የተጠቀምንበት ጊዜ አለ እንዴት ነው በጋራ የተጠቀምነው? ጠዋት አንደኛው ወንድሜ አንዱን እስኪብርቶ ይዞት ሲሄድ። ከሰአት ስመለስ። በሽፍት ስለሆነ ያንን እስኪብርቱዬ ለኔ ይሰጠኝ እና እሱ ወደ ቤቱ ይመጣል የጧት ሽፍት ስለሆነ እኔ በተሰአት በምሆንበት ጊዜ አንዱን እስኪ ብር እስክብሪቶ በጋራ እንጠቀማለን። በቃ ደስ የሚል በቃ ፍቅር ህይወት ፍቅር ቤተሰብ አለበት ነው። እንግዲህ አስተዳደጊ ሁለተኛ ደግሞ ምንድነው? ስራዎችን የምንሰራው በምንድነው? አዎ ብዙ ጊዜ አሁን እንከፋፈላለን ስራ አሁን አባቴ እርሻ በሚያርስበት ጊዜ። ወንድሞቼ እኔ አህቴ ምናምን ምን እናደርጋለን ጉልጓም የሚባል ነገር አለ በእርሻ ላይ ያንን ጉልጓሎ እናጐለጉላለን ከብቶችን እንጠብቃለን ምሳ እንወስዳለን ውሃ እንወስዳለን። ብዙ ነገሮች እንሰራለን እህል እንጠብቃለን ምንድነው እህል የምንጠብቀው ከአውሬ እንጠብቃለን አሁን ብዙ ጊዜ ገጠር አካባቢ ምን አለ? እህል የሚበላ አውሬ አለ ምን አይነት አውሬ ነው ያለው አሁን ዝንጀሮ የሚባል አለ ጦጣ የሚባል አለ እነሱ እነሱን ሁላ እህላችንን እንዲያበላሽ እህላችንን እንዲያበላ እንጠብቃለን። አስደጋጋችን እንደዚህ እያደረግን ያደግን ሁለተኛ ደግሞ። ትምህርት ቤት በምንመላለስበት ጊዜ በጣም ረጅም ርቀት ነው የምንጓዘው ገጠር ቦታ ትንሽ አስቸጋሪ ነው መንገዱም እንደ አሁኑ ኮብል አይደለም በቃ መንገዱም ወጣ ገባ ነው መልካአ ምድሩ ትንሽ ይከብዳል። ያንን ሁሉ አልፈን ነው እንግዲህ ትምህርት ቤት የምንማረው ቢያንስ ከአንድ ሰዓት ከሁለት ሰዓት የበለጠ የረጅም የእግር ጉዞ እንጓዛለን። እዛ ተጉዞን እንዲህ ትምህርታችን እንማራለን ትምህርታችን ከጨረስነ በኋላ ከተማርን በኋላ ደግሞ ወደ ቤተሰብ ወደማገዝ እንገባለን። ቤተሰብን የምናግዘው ለምንድን ነው? እርሻ የምናርሰው እርሻ የቀረነው ደግሞ ፍየል ጥበቃም ከብት ጥበቃም። ምንቆፍረውም እንቆፍራለን እህል የምንጠበቀውም እህል እንጠብቃለን ቡዙ ስራ ነው። እንግዲህ ቤተሰብን የምናገለግለው በብዙ ነገር ውሀም እንቀዳለን እናታችንን እናግዛለን። እንላላካለን እንጨት እንሰብራለ ኲበት ኩበት እንለቅማለን እንደዚህ እያደረግን ነው። እንግዲህ በልጅነታችን እንትን ያልነው በልጅነቴ የመኖሪያ ቤታችን እንግዲህ በሳር የተሰራ ነው። ደስ የሚል አካባቢ ነው ገጠር ቦታ እንግዲህ ታውቁታላችሁ በጣም ብርዳማ ስለሆነም። እንጨት እሰብር እና ማታ ማታ ላይ ክብብ ብለን ፀሀይ እሳት ሁላ እንሞቃለን። እንዴት ነው የምንሞቀው? አንደኛ ብርዳማ ስለሆነ ነው። እንደ አሁን ቆርቆሮ ቤት ስላላደለ የበፊት የገጠር ቤት ሳር ቤት ስለሆነ ምንም የሚሆነው ነገር የለም። ጎተራም አለ የከብቶች እዛው በአንድ ነው የምናድረው ከብቶች ራሱን የቻለ የሚያድሩበት በረት አለ እኛ ከላይ ነው የምናድረው። ከብቶቹ ከታይ እኛ ከላይ ሆነን ነው የምናድረው። ፍየሎቹም በጎቹም እዛው በአንድ ነው የምናድረው ራሳችንን ስንሞቅ እንደዛየን ደስ የሚል ህይወት ነበር። የበፊት የልጅነት ህይወቴ እና ስለ በልጅነቴ መኖሪያ ቤት ንገረኝ ስላልከኝ ጥያቄ በጣም ነው ደስ ያለኝ ምክንያቱም የልጅነት ህይወቴን አሁን ወደኋላ ቀኜት ሳለው ሳደርገው በቃ በትዝታ ባህር ውስጥ ነበረ የገባሁት እና ደስ የሚል ነበረ። አመሰግናለሁ ጨርሻለሁ።

እሺ እንግዲህ ይቅርታ መጠየቅ ቀላል ነው ይላል ይቅርታ መጠየቅ። እንደ እኔ አመለካከት ተሆነ ቀላል ነው ምክንያቱም ምንድነው? ሰዎችን ይቅርታ መጠየቅ መሸነፍ አይደለም ሰዎችን ይቅርታ መጠየቅ። አዋ አዋቂነት ነው ሰዎችን ይቅርታ መጠየቅ ታላቅነት ነው ሰዎችን ይቅርታ መጠየቅ በቃ ሩቅ ማሰብ ነው። ትልቅ ሰው መሆንን ስለሚጠይቅ ይቅርታ መጠየቅ እንደ እኔ ቀላል ነው። ምክንያቱም። ሰዎችን እንግዲህ በብ በአንድም በሌላም እንግዲህ ሰዎችን ልናስቀይማቸው እንችላለን ወይም ሰዎች እኛን ሊያስቀይሙን ይችላሉ ሊጎዱን ይችላሉ እኛም ልንጎዳቸው እንችላለን እንግዲህ በን እንደዛ በሚሆንበት ሰዓት ሰዎችን ይቅርታ መጠየቅ አለብን። አሁን እኛ በምናስቀይምባቸው ሰዓት እንግዲህ ሰው ነን እና ከሰው ስህተት አይጠፋም። በንደዚህ እንደዚህ አለ በዚህ ሰዓት ብለን ለሰዎች ይቅርታ መጠየቅ አለብን። ምክንያቱም ይቅርታ ማለት ደስ የሚል ነው። ይቅር እንድላችሁ ይቅር በሉ ይላል የእግዚአብሔርን ቃል ስለዚህ ሰዎችን ይቅርታ ማጠየቅ በጣም ቀላል ነገር ነው። እኛ ግን አክብደን እናየዋለን ምናከብደው ምንድነው? መሸነፍ መሰሎ ስለሚታየን ነው። ግን ይቅርታ መጠየቅ መሸነፍ አይደለም። ትልቅነት ነው ምክንያቱም ሩቅ ማሰብ ነው። በቃ እኛ የኛን አስተዋይነት ወይም የአስተሳሰባችን የስፋይ የአድማሱን ስፋት ነው ሚያሳየው እና ይቅርታ መጠየቅ ቀላል ነገር ነው። ምክንያቱም አሁን ሰዎች ሊያስቀይሙን ይችላሉ በሚያስቀይሙን ሰዓት ይቅርታ መጠየቅ አለባቸው ወይም እኛ ይቅርታ ጠይቀን እነሱም በዛው ምክንያት ይቅርታን እንዲማሩ ማድረግ መቻል አለብን። ምክንያቱም ሰዎች ይቅርታ ማይጠይቁ ተሆነ እኛም ይቅርታ ማንጠይቅ ተሆነ ወደፊት ያለው ነገር በቃ። ነገሮች እየተጋጋሉ እየተጋጋሉ እየተጋጋሉ ይሄድ እና ትልቅ ደረጃ መፍታት እማንችለው ጉዳይ ደረ ደረጃ ይደርሳል። ግን በቀላሉ በይቅርታ ግን መፍታት እንችላለን። አሁን ምሳሌ። ሰዎች እና ሰዎች አሁን እንግዲህ ይጋጫሉ ይቀያየማሉ በሚቀያየሙበት ወይም በሚጋጩበት ወይም በሚጣሉበት ሰዓት እንግዲህ አንዱ አንዱን ይቅርታ መጠየቅ አለበት። አንዱ አንዱን ይቅርታ ታልጠየቀ ያ ነገር ወደ ምን? ይሄዳል ሀሳቡ ይሰፋል። እየተጋጋለ ይሄዳል እየተጋጋለ ይሄዳል መጨረሻ ምንድነው? ትልቅ ደረጃ እጠብ ደረጃ ይደርሳል ጠቡም አልፎ መፍታት እማንችለው ጉዳይ ወይም እስከ ሀገር ደረጃ ሚደርስበት ጉዳይ አለ። ግን እሰያ በይቅርታ ማለፍ ይችላል በይቅርታ ማለቅ ይችላል። ጉዳዩ ስለዚህ ይቅርታ መጠየቅ እንደ እኔ አስተሳሰብ ተሆነ ቀላል ነው። ብዬ ነው ማስበው ምክንያቱም ሰዎችን ይቅርታ ጠይቅና እኛ ላይ እሚመጣ ነገር የለውም እኛ ላይ የሚመጣው ነገር ምንድነው? ደስ የሚል መንፈስ ይመጣል። በቃ ከመጥፎ ነገር እንርቃለን። ለኛም ለሰዎቹም ለሁሉም ነገር መልካም ነው። እና ይቅርታ መጠየቅ ቀላል ነገር ነው። ይሄን ይመስላል ይቅ ስለ ይቅርታ ያለኝ ነገር እንግዲህ በትንሹ አመሰግናለሁ ጨርሻለሁ

እሺ አዎንታዊ አስተያየት ተቀብሎ ታውቃለህ ወይ? ይላል እንግዲህ አዎ አዎንታዊ አስተያየት ተቀብሎ አውቃለሁ ምክንያቱም አዎንታዊ አስተያየቶች እንግዲህ ሰዎችን በአዎንታ አስተያየት ማድረግ መልካም ነገር ስለሆነ እንደዚህ ምክንያት አዎንታዊ አስተያየቶችን እቀበላለሁኝ። ግን እንደዚህ ስል አሉታዊንም እጠላለሁ ማለት አይደለም አሁን አንዳንድ ሰዎች በአሉታ ቢገልጹትም ግን ያ ነገር ለመልካም ነገር ሊሆን ይችላል ወይም ወደ አዎንታ ሊቀየር ይችላል። ወይም የሰዎች አነጋገር ሁኔታ ሊሆን ይችላል አንዳንድ ሰዎች አሁን አሉታዊ አስተያየት። እንትን ይላሉ አሉታዊ አስተያየት በሚናገሩበት ጊዜ ግን ያ ነገር ግን ወደ አዎንታዊ የሆነ ሊሆን ይችላል የሰዎቹ የመናገር ችሎታ ወይም የሰዎቹ የአስተሳሰብ ሁኔታ ሊሆን ስለሚችል። አሉታንም ራሱ እቀበላለሁ ግን እንደ ርዕሱ ተሆነ አዎንታዊ አስተያየቶችን እቀበላለሁ። ከሰዎች በመልካም ነገር የሚመጡት ተሆነ አዎንታዊ ነገሮችን አልነቅፍም እቀበላለሁ ባለማመንታት። ባለ እንትን ማለት ባለመሸበር ባለመተቸት አዎንታዊ አስተያየቶችን እቀበላለሁ ማለት ነው። ጨርሻለሁ አመሰግናለሁ

እሺ እንግዲህ ኢንተርኔት አለህ ወይ? ይላል ኢንተርኔት አለህ አዎ አለኝ ምክንያቱም ኢንተርኔት እንግዲህ ዘርፈ ብዙ የማይባል ይሄ ነው የማይባል ለመዘርዘር የሚከብድ ብዙ ጠቀሜታዎች አሉት። ምክንያቱም በኢንተርኔት አማካኝነት እንግዲህ አሁን እኔ በሙያዬ መምህር ስለሆንክ ለኢንተርኔት ለብዙ ነገር እጠቀምበታለሁ ብዙ ነገሮችን አወርዳለሁ አፕሊኬሽን አወርዳለሁ ቪዲዮ አወርዳለሁኝ። የትምህርት ፒዲኤፎች የሚነበቡ ነገሮች አወርድና ያንን በማውረድ ለተማሪዎች አጋራለሁኝ ወይም ራሴ አነብና ለተማሪዎች በእውቀት አጋራለሁኝ። ብዙ መረጃዎችን አይበታለሁ በኢንተርኔት ሀገሪቱ አሁን ያለችው ሁኔታ ምን ላይ እንደሆነ በኢንተርኔት አማካኝነት ብዙ መረጃዎችን ማየት ይቻላል። በኢንተርኔት አማካኝነት እንግዲህ ጎን ለጎን እንግዲህ ብዙ የሚሰሩ ስራዎች ታሉ። ብዙ የሚጠቅሙ ነገሮች ታሉ አዳዲስ ነገር ተመጣ በኢንተርኔት ማየት ይቻላል። እና ኢንተርኔት ብዙ ዘርፎ ብዙ ጠቀሜታ ነው ያለው። ሁለተኛው ደግሞ ኢንተርኔት ግን ለብዙ ነገር ይጠቅማል አሁን ላይ ለኔ የሚጠቅመኝ ነገር ምንድነው? ለህክምና ራሱ አሁን መምህር ሁኜ ሳለሁ አንድ አንድ ጎን ለጎን ህክምና መማር እፈልጋለሁ ስላልኩኝ ስለ ህክምና አንዳንድ ነገሮች አነባለሁ ስለ ህክምና አንዳንድ መረጃዎች አያለሁኝ። አሁን ብዙ ጊዜ ስለ ህመሞች እያንዳንዱ ህመሞችን ሰርች አደርጋለሁ የማደርገው ምንድነው? በኢንተርኔት አማካኝነት ነው እንግዲህ ሰርች አድርጌ እያንዳንዱ ህመሞችን አያለሁኝ። ምን እንደሆኑ እንዴት አድርጌ መከላከል እንደምችል እንዴት አድርጌ ቅድሚያ እንዳይመጡ ማድረግ እንደምችል እንዴት አድርጌ ማከም እንደምችል ሁላ አብሬ ጎን ለጎን መረጃውን እያየሁ ነው ያለሁት። እና ኢንተርኔም ብዙ ጠቀሜታ ነው ያለው። ሁለተኛ ደግሞ በምንደበር ሰዓት አሁን በጊዜ በምንደበር ሰዓት ማህበራዊ ሚዲያዎች አሉ ማህበራዊ ሚዲያዎችን መጠቀም እንችላለን ማህበራዊ ሚዲያዎች በርግጥ ጎጂም አሉ። ጠቃሚታም ጠቃሚ ያላቸው ነገሮችም አሉ። አሁን ጉጂዎች ምንድን ናቸው? አሁን የማይጠቅሙ ነገሮች አሉ። ከባህል ውጪ የሆነ ነገር አለ ከባህል ያፈነገጠ ከአመለካከት ከሰው ስብእና የወጣ አለ እነዛን አለመመልከት ይቻላል። ምክንያቱም ጎጂ ነገሮችን እንዳይጎዱን ተፈለግን ሁለተኛ የሚጠቅሙ ነገሮች ብዙ አሉ። አሁን እንግዲህ የሚጠቅሙ ነገሮች ምንድን ናቸው? ከሚጠቅሙ ነገሮች አንደኛው እንግዲህ ብዙ መረጃ እናገኛለን በማህበራዊ ሚዲያ ብዙ በሁሉም አለማት ያሉ እውቀቶችን በሁሉም ሙያ ላይ ያሉ ነገሮችን እናገኛለን። የሚጠቁ ነገሮች ግን ከባህል ከአመለካከት ከዘይቤ ከኑሮ ውጭ ያፈነገጡ ነገሮች አሉ እነሱን መተውም ይቻላል። ከዛ ውጪ ደግሞ የሚያዝናኑ ነገሮች አሉ በኢንተርኔት አማካኝነት እንግዲህ አንድ ሰው እንግዲህ እድሜ ልኩን ስራ አይሰራም። እድሜ ልኩን የሆነ አላማና ትኩረት ላይ ብቻ አይሆንም። የሆነ ሰዓት መዝናናት አለበት። አይምሮው መደሰት አለበት። ካልተደሰት አንድ ሰው ወይ ሌላ በሽታ ወይም ወደ ድብርት የሚባል በሽታ አለ ወደዛም ስለሚሄድ። ብዙ የሚያዝናኑ ነገሮች አሉ በኢንተርኔት አማካኝነት በኢንተርኔት አማካኝነት ሰው ይዝናናል። ሰው እንግዲህ አለም አንድ ሆናለች በኢንተርኔት አማካኝነት ሌሎች አለማት ሲተገበሩ የዋሉትን ቁጭ ብለን በኢንተርኔት ቤታችን ማየት እንችላለን እነዛን ሁላ ማየት ስለምንችል ብዙም እምያዝናነም አለ። እምያስደስት አለ አስተማሪ ነገር አለው። የሚጎዳም አለው ጎን ለጎን የሚጎዱ ነገሮችን በመቀለስ ማለት ነው። እና ይሄን ይመስላል እና ኢንተርኔት አለኝ ነው የምለው። ጨርሻለሁ አመሰግናለሁ

እሺ እንግዲህ የሽያጭ ግቦች አሉ ይላል። አዎ አሉኝ የሽያጭ ግቦች አሉህ የሚለው አሉ። ምክንያቱም ያለ እቅድ ወይም ያለ ማቀድ አልንቀሳቀስም። ምክንያቱም መጀመሪያ ግቦችን እያንዳንዱን የሚሸጡ ነገሮችን ግቦችን አስቀጥዬ እቅድ ይዤ ነው ምሄደው ወደ ገበያም ሆነ ወደ ሌላ ነገር። ምክንያቱም ያለ እቅድ ያለ ግብ የሚሆን ነገር የለውም። አሁን እያንዳንዱ ነገር አሁን ምሳሌ የሆነ እቃ ለመግዛት ብፈልግ መጀመሪያ እኔም መግዛት የምፈልገው ዋጋ አለ፣ የምተምነው ተማን አለ። ይህንን ተማን መጀመሪያ እተመናለሁ። ይህንን ተማን ተምኜ ሄጄ እሄድና ዋጋውን እነፃፅርለሁ። እኔ ካለኝ እና ከሚያስፈልገኝ ነገር እና እሱ ዋጋውን ከጠረሁ እቃዎችን አነጻጽራለሁ አነጻጽሬ የሚሻለውን ነገር እወስናለሁ እና ግቦች አሉኝ። ብዙ ግቦች ነው ያሉኝ። አሁን ምሳሌ ልብስ በምገዛ፣ ጫማ በምገዛበት ሰዓት እያንዳንዱ ነገሬ የወር አስቤዛን በምገዛበት ሰዓት እያንዳንዱ ነገሮችን ሂሳብ ሰርቼ ግብ አውጥቼ ነው የማይሄደው። አሁን አንዳንድ እንትኖች ካሰብናቸው በላይ ካሰብናቸው ግቦች በላይ ጨምረው እናገኛለን። እነዛ እንግዲህ ጨምረው በምናገኝ ምንድን ነው የምናደርገው እንደአስፈላጊነቱና እንደኛ እንዳለን ገንዘብ ሁለተኛ ደግሞ እንደ እቃው መጠን፣ እንደ እቃው ሁኔታ፣ እንደ እቃው ጥራት፣ እናወዳድራለን እናነጻጽራለን። አሁን አንዳንድ እቃ እንግዲህ በጣም ሊጠቅም ይችላል ያ እቃ፣ ያለ እዛ እቃ እንግዲህ ህይወት መቀጠል ላይቻል ይችላል፣ በዚህ ሰዓት ምንድነው ምን የምናደርገው ግዴታ ያ እቃ እንድኖረን ማድረግ አለብን። እንዴት ነው እንድኖረን የምናደርገው እንደአስፈላጊነቱ ምንም ግቢ ቢኖረን፣ ያቀድነው እቅድ ቢኖረን ካቀድነው ግብ ወይም ካቀድነው እቅድ በላይ ማውጣት አለብን። ምክንያቱም ያ እቃ አስፈላጊ ስለሆነ። አንድ እንቃዎች ደግሞ በመካከለኛ ደረጃ በጣም አስፈላጊ በጣም አንገብጋቢ ነገሮች የምንላቸው ነገሮች አሉ። እንዲያ አስፈላጊነቱ መካከለኛ ያለው ነገር እንደ ዋጋ ሁኔታ እንከራከራለን እግባችንን ለመድረስ፣ እግባችን የማይደርስ ተሆነውም እንደስፈላጊነቱ የምንጨምረው ይኖራል እንደስፈላጊነት ደግሞ የምንቀንሰው ነገር ይኖራል። እንደዛ አድርገን ሂሳቦችን በዛ መሰረት እንሰራለን ዋጋዎችን። እንደዚህ አድርገን ተጨረስን በኋላ በጣም የሚያስፈልጉ ነገሮች የቀንጦት የምንላቸው እቃዎች አሉ። እነዛ እነዛ እንግዲህ ደስ ካለን ያው ፍላጎት ነው ደስታ እንገዛለን፣ ደስታ ላለን ትተነው እንመጣለን። እንደዛ አድርገን የሽያጭ ግቦችን ማውጣት አለብን ማለት ነው። ይሄንን ይመስላል አመሰግናለሁ። ጨርሻለሁ።

የትኛውም በዓል ትወዳለህ ይላል እንግዲህ እኔ ምወደው በዓል ማንን ነው? ጥምቀትን በጣም ነው ምወደው ምወደው በዓል ግን ሁሉንም በዓላቶች እወዳለሁ ግን አስበልጨ ምወደው ጥምቀትን በዓል በጣም እወዳለሁ። ምክንያቱም እምወድባቸው ምክንያቶች አሉኝ እንግዲህ ጥምቀትን ምወድበት ምክንያት ምክንያቱም በምንድነው አንደኛ እና በዋነኝነት የአደባባይ በዓል በመሆኑ እወደዋለሁ። ሁለተኛ ደግሞ የአደባባይ በምሆንበት ሰዓት በአደባባይ ታቦት እናነግሳለን ደስ በሚል ሁኔታ ሰዎች ይሰበሰባሉ የጥምቀት ያልሆነ ቀሚስ ይበጣጠስ ይባላል ምን ማለት ነው? ሰው እንግዲህ ያለውን ለብሶ አጊጦ አምሮበት ወደ አደባባይ ይወጣል። በሚወጣበት ጊዜ ሰአቱን ሁሉም በዛ ሰዓት የጥምቀት ሰዓት በአብዛኛው ቤተክርስቲያን ማይሄዱ ወጣትም ሆነ ሽማግሌም ሆነ አዛውንትም ሆነ ሁሉም ጥምቀት ላይ እናየዋለን ሁሉም ወቶ እናየዋለን አምሮ ተንቆጥቁጦ። አደይ አበባ መስሎ ሁሉንም እናየዋለን አደባባይ ላይ ብዝ ሰዓት እወደዋለሁ። ሁለተኛ ደግሞ ሌሎች እምነቶች አሉ ምሳሌ እኔ አሁን ኦርቶዶክስ እምነት ተከታይ ነኝ። ሌሎችም እምነት ተከታዮችም አብረው ያከብሩታል ምክንያቱም ለምንድነው ያአደባበል በዓል ስለሆነ ሰዎችን መገደብ ስለማይችል ሰዎችም በቃ የትም ቦታ ማክበር ስለሚችሉ። ደስ እያላችሁ ሌሎች እምነት ተከታዮችም ያከብሩታል በዓሉን በእነዚህ ምክንያት በዓሉን በጣም ነው ምወደው። ሁለተኛ ደግሞ የጥምቀትን በዓል ምወድበት ምክንያት ለምንድነው? ድግስን እንደግሳለን አሁንም ቤት ላይ እንግዲህ በልጅነት ጀምሮ ነግሬያችኋለሁ እንግዳ አስተዳደጌን ሁኔታ። እንግዲህ ጥምቀትን እንግዲህ በአስራ ሁለት ሚባል አለ ሚካኤል ሚባል በዓል አለ። በዛ በዓል እንግዲህ የጥምቀት በዓል እንደግሳለን በምንደግስበት ሰዓት በየአመቱ ነው ምንደግሰው። በዛ በዛ ምክንያት ሰዎችን እንጠራለን ዳቦ ይጋገራል ጠላ ይጠመቃል። በዓሉ ደመቅ ያለ ነው በዛ ምክንያት። የጥምቀትን በዓል በጣም ነው ምወደው ልዩ ከበሬታ አለኝ። ብዙ ጊዜ አሁን ከትምህርት ቤት ሁላ አንዳንድ ጊዜ። ለጥምቀት በዓል በአስራ ሁለት በሚካሀል ኑ ቶሎ ትምህርት ቤት ይባላል እኛ ግን አንመጣም በዓሉ ደስ ስለሚለን። ከቤትም ከዛም ከዛም ብለን ብርም ይዘን እንሄዳለን። ማንገዛው ነገር የለነም ጥምቀት በዓል ላይ እንግዲህ ንፋፊት እንገዛለን መጫወቻ። እንጫወታለን ብዙ ጊዜ። የልጃ ገረዶች በዓልም ነው ይባላል ሎሚ ወርወራ ሁላ አለ የጥምቀት በዓል ምወደው ብዙ ጊዜ አሁን ብዙ ትዳሮችን ሚያገናኘው የጥምቀት በዓል ነው እንዴት ነው ትዳሮችን ሚያገናኘው? ብዙ ጊዜ አሁን ሎሚ ውርወራ ሚባል አለ ሎሚ ወረራ እንዴት ነው ሚወረወረው? ብዙ ወንዶች ይሰበስባሉ ሴቶች አሉ ሎሚ ተወረወር ይወርውርላታል ለሚወዳት ልጅ። በሚወርውርባት በሚወርውርባት ሰዓት ልጅቷ ትመጣለይ ሌላም ወንድ ደግሞ እሷ ላይ ሚወረውር ተወነ ያኛ ወንድ ይሄኛውን የወረወረውን ይገጥመዋል ከዛ ይገጥመውና ያሸነፈው ያቺ ልጅ ይወስዳታል። በዚህ ምክንያት ባህላዊ ተውኔቱ ባህላዊ አጨዋወቱ ባህላዊ ሁኔታው ባህላዊ ቅድመ አመጣጡ ሁኔታ በጣም ነው ምወደው። እንግዳ ጥምቀትን ነው ምወደው ብቻ ስል ሌሎች በዓላትንም እወዳለሁ ገናንም እወዳለሁ ፋሲካንም እወዳለሁ እንደየ እስፈለጊነቱ አዲስ አመትም በጣም ምወደው በዓል ነው። ግን በይበልጥ ለኔ ትልቅ ቦታ ያለው ጥምቀት ነው። ምክንያቱም ጥምቀትን አንደኛ ደግሞ የወደድኩበት ምክንያት የእቤት ከምንደግሰው አልፎ በምንድነው? አንድ ጊዜ ጥምቀት በዓል ላይ ሎሚ ወርወርያለው። ሎሚ ስወረወር ምንድነው? እኔ የወረወርኳት ልጅ ሌላም ሰውዬ እንደዛ ወረወራልና እዛችሁ ልጅ ላይ ተመሳሳይ ሎሚ ወረወረ። ሎሚ በሚወረወረበት ጊዜ እንግዲህ ነግሬያችኋለሁ ሁኔታው። ሎሚ በሚወረውርሩበት ሰዓት ሁለት ወንድ አንዲት ልጅ ጋር ሎሚ ተወረወሩ። ተጋጥመው ያሸነፈው ነው ያቺን ልጅ ሚወስዳት ብያለሁ ሰውየው እንደ አጋጣሚ ደሞ ግብዳ ነበር። ናግጠመው ተባልኩኝ ያን ሰው ገጠምኩኝ። እንደ አጋጣሚ ሆኖ አሸነፎኝ ልጅቱን ወሰደ በዚህ ምክንያት ነው። ጥምቀትን ምወደው እና ጨርሻለሁ አመሰግናለሁ